ስራዎችን በምሰራበት ጊዜ መስኮት ክፍት ነው የማደርገው ምክንያቱም አየር እንደ ልብ እንዲንቀሳቀስ እንዲገባ እንዲወጣ ለስራም እንዲያመቸኝ አየር በተገቢው መንገድ እንዲወጣና እንዲገባ መስኮቴን ክፍት አደርጋለሁ። በቤቴም ስቀመጥ መስኮቴን ክፍት አድርጌ ነው የምቀመጠው። ምክንያቱም አየር ወደ ውስጥና ወደ ውጭ በትክክል መግባትና መውጣት ስላለበት። መጨናነቅ አየር መስኮቶች ሲዘጉ አየር እንደ ልብ መውጣትና መግባት ስለማይቻል መስኮቶችን ከፍተህ አድርጌ እተዋለሁ።

በስራ ብዙ ጥሪዎችን አደርጋለሁ ምክንያቱም የኔ ስራ በአብዛኛው ከማህበረሰቡ የሚነሱ ጭምጭምታዎችን የበሽታ ጭምጭምታዎችን መከታተልና ለነዛ ጭምጭምታዎች መልስ መስጠት ስለሆነ በየቀኑ ከማህበረሰቡ ጋር በስራ ሰዓት ብዙ ጥሪዎችን አደርጋለሁ። ቢያንስ ቢያንስ በቀን ውስጥ እስከ መቶ ጥሪዎችን አደርጋለሁ። ብዙ ጊዜ የኔ ስራ የሚገናኘው ከማህበረሰብ ጋር ስለሆነ የበሽታ ቅኝት ስራዎችን ሁሌ በየቀኑ ቢያንስ ቢያንስ እስከ መቶ ጥሪዎችን አደርጋለሁ።

እኔ በተወለድኩበት አካባቢ የቀርቃሃ ተክል ያድጋል። ምክንያቱም ድሮ የተወለድኩበት በህፃንነቴ ያደኩበት አካባቢ። ደጋማ አካባቢ በመሆኑ የቀርቀሃ ዛፍ ተክል በአካባቢዬ ያድጋል። ቀርቀሃ በአካባቢዬ በማደጉ ቀርቀሃውን ለተለያዩ ወንበሮች አገልግሎት እንጠቀምበታለን። ቀርቀሃ በአሁኑ ሰዓት በዘመናዊ መንገድ እየተሰራ ለተለያዩ ጌጣጌጦች እየዋለ ይገኛል። በእኔ አካባቢ ቀርቀሃ ያለበት ዛፍ አለ።

በአደባባይ መናገር እችላለሁ ምክንያቱም በተለያየ አጋጣሚ ከህብረተሰቡ ጋር የመገናኘት እድል አለኝ በዚህም በአደባባይ የመናገር ችሎታዬን አዳብሬያለሁ። እኔ የምሰራው ስራ በአብዛኛው ከማህበረሰቡ ጋር የሚያገናኘኝ በመሆኑ ቢያንስ ቢያንስ በሳምንት አንድ ቀን በአደባባይ እናገራለሁ። ስለዚህ በአደባባይ መናገር እችላለሁ።

በዚህ ቅዳሜና እሁድ የተለያዩ ስራዎችን እሰራለሁ። አንደኛ በዚህ ሳምንት ያከናወንኳቸውን ስራዎች እንደገና ሬቫይዝ አድርጌ የተሰሩ ስራዎች በጥሩ ሁኔታ የተሰሩ ስራዎች ካሉ እነዚያ የሚቀጥሉበትን ያልተሰሩ ስራዎች ካሉ ደግሞ አክሽን ፕላን ወደፊት የሚስተካከልበትን ሁኔታ ሰርቼ ሰኞ እንዲቀርብ አደርጋለሁ ማለት ነው። ሌላ በዚህ ቅዳሜና ሆድ ከልጆቼ ጋር ወደ መናፈሻ ቦታ ሄጄ እዝናናለሁ።

እኔ የምመኘው የእረፍት ጊዜ ስራያን ከጨረስኩ በኋላ ወደ አልጋዬ ሄጄ ገደም የምልበት የእረፍት ጊዜ ያንን እመኛለሁ በአብዛኛው በስራ ስባዝን ስለመውል እንቅልፍ መተኛትና ዘና ማለት እወዳለሁ። የምመኘው የእረፍት ጊዜ ስራያን ከጨረስኩ በኋላ ወደ መኝታዬ ሄጄ ገደም ስል የእረፍት ጊዜዬን በዛ አጠጥማለሁ። ስለዚህ የምመኘው የእረፍት ጊዜ ስራዬን ከጨራረስኩ በኋላ ወደ አልጋዬ ሄጄ አረፍ ማለት ነው። የምፈልገው

ሌሎችን ሰዎች መርዳት በጣም እወዳለሁ። በተፈጥሮዬ ሰዎችን መርዳት በጣም በህይወቴ ደስ ይለኛል። በተለይ በተለይ የተቸገሩ ሰዎችን መርዳት ለኔ በጣም ለአእምሮዬ የምረካበትና ሁሌ የማደርገው ስራ ነው። ሰዎችን እንደመርዳት በህይወቴ የሚያስደስተኝ ነገር የለም። ባገኘሁት አጋጣሚ በምችለው ሰዎችን መርዳት ደስ ይለኛል። እወዳለሁ

እኔ የመንግስት ሰራተኛ ነኝ። በመሆኑም ወደ ገጠር ስወጣ ለስራ ወደ ከተማ ስሄድ የተለያዩ ጥቅማ ጥቅሞች አሉኝ። ለምሳሌ ወደ ገጠር የተለያዩ ዘመቻዎች ሲደረጉ እነዛን ለማስፈፀም ወደ ገጠር ስወጣ የተለያዩ ጥቅማ ጥቅሞች አሉኝ ለምሳሌ ገንዘብ በወጣው ቁጥር ገንዘብ ብር ይከፈለኛል። ከዛ በተጨማሪ ደግሞ የትራንስፖርት የሄድኩበትን አበል ይከፈለኛል። ከደሞዜ በተጨማሪ ጽህፈት ቤቱ የምሰራበት ጽህፈት ቤት የተለያዩ ጥቅማ ጥቅሞችን ይሰጠኛል ይደግፈኛል

ሻማ ማብራት እወዳለሁ። በተለይ የልጆች ልደት የኔ ልደት የባለቤቴ ልደት ሲሆን በተጨማሪ ደግሞ በእኔ እምነት በኦርቶዶክስ እምነቴ የተለያዩ ባላት ሲሆኑ ለምሳሌ የእመቤታችን ባእል ጊዜ የቅዱስ ጊዮርጊስ ባእል ጊዜ የቅዱስ ገብርኤል ባእል ጊዜ የቅዱስ ሚኪያል ባእል ጊዜ የእመቤታችን ባእል ጊዜ የባለ እግዚአብሔር ባእል ጊዜ ሻማ ማብራት እወዳለሁ።

እኔ የምሰራው ያው የህብረተሰብ ጤናን ከወረርሽኝ መከላከል እና መቆጣጠር ሲሆን በሽታዎች ሲነሱ በጀት ስለሚያስፈልግ ከረጂ ድርጅቶች እርዳታ እፈልጋለሁ። ምክንያቱም ወረርሽኝ በተነሳበት ጊዜ ወረርሽኞችን ለመቆጣጠር የተለያዩ የሰው ሀይሎችን እናሰማራለን። ወረርሽኙን ለመቆጣጠር በዚህ ጊዜ የኢትዮጵያ በጀት አነስተኛ በመሆኑ ከረጂ ድርጅቶች የተለያዩ እርዳታዎችን እፈልጋለሁ። ለምሳሌ የገንዘብ ድጋፍ ከዛ ውጭ ደግሞ ወረርሽኙ በክትባት መከላከል የሚቻል ከሆነ የክትባት እርዳታ እፈልጋለሁ። በተለይ አ አስጊ ወረርሽኞች ለምሳሌ እንደ ኮሌራ። ከዛውጭ ደግሞ የልጅነት ልምሻ ፖሊዮ የሚባለውን በሽታ ከሀገራችን ለማጥፋት የተለያዩ እርዳታዎችን ከረጂ ድርጅቶች ማግኘት እፈልጋለሁ። ምክንያቱም የማህበረሰቡን ጤና ለ ለመጠበቅ የተለያዩ እርዳታዎችን እፈልጋለሁ